አዎ መኪና መንዳት እችላለሁ ያው ረጅም ሰዓት ተለማምጄ ነው የቻልኩት ለመንጃ ፍቃድ ኖሮኝ እየሰራሁበት ነው። የእራሴ መኪና አለኝ ስለዚህ በደንብ መንዳት እችላለሁ። ሰዎችንም ከቦታ ቦታ አደርሳለሁ እንደ ስራ ቆጥሬ ማለት ነው። ስለዚህ በደንብ እየሰራሁበት ነው መስራት እችላለሁ ማለት ነው።